አፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛል። አለቃዬ ከእኔ ጋር ይቀመጣል የማለፍ ሰባት ወራትን እንገመግማለን። ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ። አዎንታዊ አርተአይት ተስፋ አደርጋለሁ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ ግቦች ለሚቀጥለው ጊዜ እንዘጋጃለን። የደሞዝ ተጨማሪ ሊኖር ይችላል ወይም የምናልባው የምናልባት አዲስ ሚናዎች ይህ የእድገት እድል ነው። ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው። በስራዬ በስራዬ ለመሻሻል ቆርጬአለው። እንግዲህ ብዙ ጊዜ ያው የምናይቸው እንግዲህ እያንዳንዱ የስራ ሂደቶች እና የአፈጻጸም ሂደቶች እንግዲህ በብዙ መንገድ የሚሰሩበት ሂደት አለ ማለት ነው። እና ብዙ ጊዜ ያፈጣጠም ስነምግባር እንግዲህ ስንመለከት ከፍተኛ ህይወታችን ላይ የሰው የስነምግባር ሂደት ያለው አለማለት ነው። ስለዚህ ብዙ ጊዜ ስንመለከት እንግዲህ ከስነ ምግባር አንፃር በእያንዳንዱ ለየት ያለ አመለካከት ምናልባት ለየት ያለ ግንዛቤን ይዞ በተቻለ መጠን ብዙ ስራዎች የሚሰራበት እና አንድም ደግሞ ጥሩ አመለካከት የሚታይበት ሁኔታ ለማለት ነው። ስለዚህ ገንዘብ እያንዳንዱ አካሄድ እና እያንዳንዱ ሁኔታ እንግዲህ በሚገባ በጥሩ መንገድ እንዲሄድ ወይም ደግሞ የተሻለ አኬድ እንዲሄድ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን አመለካከታችን ወይም ደግሞ አስተሳሰባችን ጥሩ በሆነ መንገድ ብንቀይረው የተሻለ ለጥና የተሻለ ግንዛቤ እናመጣለን ብዬ አስባለሁ። ስለዚህ ከዚህ አንፃር እንግዲህ እያንዳንዱ እንቅስቃሴችን እንዲሁ ደግሞ አመለካከታችን ብዙ ጊዜ ጥሩ የሆነ ወይም ደግሞ በጣም በሚገባ የተሻለ የሚሆንበት ሁኔታን ለመፍጠር እንግዲህ በዋናነት የተሻለ ይመስለኛል ማለት ነው። ምክንያቱም ብዙ ጊዜ የምንሰራቸውን ስራዎች በተቻለ መጠን አሪፍ አርገንና ጥሩ የሆነ ተግባቦት እንዲኖረን አርገን የምንሰራበት ሂደት አለ ማለት ነው። ስለዚህ እያንዳንዱ እንቅስቃሴችንን በተገቢው መንገድ የተሻ የምናደርግበት ሁኔታ አለ ማለት ነው። ለዚህ አንፃር እያንዳንዱን እንቅስቃሴችንን ጥሩ እና አሪፍ የሆነ የምናደርግበት ሁኔታን አለ ማለት ነው። ስለዚህ ከዚህ አንፃር የምናየውን የስራ ሂደት ወይም ደግሞ በጥሩ መንገድ የምናይበት የተግባራዊ ሂደት ወይም ደግሞ በተሻለ መጠን ጥሩ የሆነ ግንዛቤን የምንይዝበትም ሂደት አለ ማለት ነው። ስለዚህ አዎንታዊ አመለካከት የሆነ ጥሩ የሆነ አመለካከት ሲኖረን እንግዲህ እያንዳንዱ ሰው በተቻለ መጠን ጥሩ በሆነ ግንዛቤ የምንረዳበት እና እንዲሁ ደግሞ በጣም የተሻለ ሁኔታ ልናግዘው የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር የእያንዳንዱን ቅስቀሳችንና አመለካከታችን ጥሩ አድርግተን የተሻለ ሂደትን ማከናዎን ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ደግሞ ይሄ የአመለካከት ለውጥ እንግዲህ ከፍተኛ የሆነ ምርጫ ያለው ወይም ደግሞ ከፍተኛ የሆነ ገንዘብ ያለው ሂደት ይኖራል ማለት ነው። ስለዚህ ጋር እዚህ አንፃር እያንዳንዱን ቁስቃሴያችንን በተቻለ መጠን ጥሩ አድርገን መንቀሳቀስ ወይም ጥረ የሆነ የአሰራር ሂደት ስምና ዘወትር የተሻለ ለውጥ እናመጣለን ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴችን ምቹ በሆነ መንገድ የምናስተካክልበት ሂደት አለማለት ስለዚህ እያንዳንዱ እንቅስቃሴችንን እያንዳንዱን አመለካከታችን ለየት ባለ እንቅስቃሴ ወይም ደግሞ ለየት ባለ ያስተሳሰብ ሂደት እንግዲህ የምናይበት እና የተሻለውን ሂደት የምንገመግምበት ሁኔታ አለው። አንፈር ለዚህ ከእንደዚህ አንፃር እያንዳንዱ ስቃሽ አይቼን ልዩ የሆነ መልከታን የሚሰጠን ደግሞ ከሰውዬ ጋር ያለንን ተግባቦት በጣም ከፍተኛ ሊያደርግልን የሚችልበት ሂደት አለማለት ነው። ስለዚህ ብዙ ጊዜ ያው ብዙ ጉዳዮች እና ብዙ ላስተካክላቸው የሚገቡን ሂደቶችን ይኖራሉ ማለት ነው። ስለዚህ እነኛን ጉዳዮች እንግዲህ በጣም ጥሩ መንገድ ጥሩ ግንዛቤ ወይ ደግሞ ጥሩ አመለካከት ይዘን እንግዲህ በጣም ከፍተኛ የሆነ ከሰዎቹ ጋር ያለንን ግንኙነት የምንቀይርበት ወይ ደግሞ የተሻለ የምናደርግበት ሂደት ለማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ መልከታና ጥሩ የሆነ ግንዛቤን ስለሰዎቹ አስጨብጣለሁ እንዲሁ ደግሞ እኛም ያልተረዱትን እንዲረዱ በስነ ሰዓት ነገራችሁ እውነታው እነሱም ደግሞ መልስ የሚሉበት ሂደት አለማለት ይሄ ደግሞ ያው የሰው ልጅ አንድ ነገር ብሎ እንግዲህ ትልቅ የሆነ የቃል የመጠበቅ ሂደት ይኖርብሃል ብዬ አስባለሁ ማለት ነው። ምክንያቱም ጀመሪያውኑ የማይቻል ነገር ደግሞ ማይችል ከሆነ በኋላ ጭራሽ ቃል ባይገባ የተሻለ የሆነ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በደንብ ይሄንን ከተረዳን እና ካውቅን እንግዲህ ብዙ እንቅስቃሴያችንን ደግሞ አመለካከታችን የምንቀይርበት ሂደት አለማለት ነው። እንዳጠቃው አለኝ እና ይሄን ይመስላል እንግዲህ ልዩ ግንዛቤ ይዘን ስናየው

እሺ ከማህበራዊ ሚዲያ እረፍት አውርቻለሁ ብዙ ጊዜ እየወሰደኝ ነው ሁሌም እያወዳደርኩ እገኛለሁ። ሌሎች ምንም እንዳደረጉ እያየሁ ይህ የአእምሮ ጤና ላይ ይጎዳሉ። መተግበሪያዎችን ሰርዛለሁ ለአንድ ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነት እተኩራለሁ። ከእውነተኛ ሰዎች ጋር እነጋግራለሁ። በጻፍ፣ ማንበብ እችላለሁ። አትክልት መስራት እችላለሁ። ጊዜን ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይኸው ይኸውናሙ መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም እንግዲህ ብዙ ጊዜ የዘና እንደዚህ ያሉ ሂደቶችን እንግዲህ በጣም እንግዲህ በተለያየ መንገድ የማህበራዊ ሚድያ የምጠቀማቸው ሂደቶች በጣም ከፍተኛ እየሆኑና በጣም ለኛ አስቸጋሪ እየሆኑ ያሉበት ሂደት አለ ማለት ነው። ከዚህ ከዚህ ከማህበራዊ ሚዲያ ግን እንግዲህ ይሄ ብዙ ነገሮችን እና ብዙ አመለካከቶችን አይተን እና ተረድተን እንግዲህ ወደምፈልገው የስራ ሂደት የምናስብበት እና የምናልምበት ሂደት ይኖር ማለት ነው። ስለዚህ ከዚህ አንፃርሽ ብዙ በእውቀትና ግንዛቤንም ይዘን እንግዲህ አንዳንድ ሂደቱን ሂደታችንን በጣም በከፍተኛ ሁኔታ በጥሩ መንገድ የምናስኬድበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ለየት ባለ መንገድ እና ለየት ባለ ግንዛቤ እንግዲህ እያንዳንዱ ሂደቱን በተሻለ መንገድ የምናከናውንበት ሁኔታ ለማለት ነው። ስለዚህ ይሄ ብዙ ጊዜ ስናይ እንግዲህ የተለያዩ አመለካከቶች እና ግንዛቤው ሲኖሩን እንግዲህ እያንዳንዱን አካሄዳችንንም በጣም የምንቀይርበት ወይም ደግሞ ጥሩ የምናደርግበት ሂደት አለው ማለት ነው። ስለዚህ ብዙ ጊዜ ከተለያዩ የማህበራዊ ድረ ገጾች እንግዲህ በጣም በከፍተኛ ሁኔታ አምሯችን ሊስቡ ወይም ደግሞ እኛን በጣም በከፍተኛ ሁኔታ ሊጎትቶ የሚችሉ የማህበራዊ ድርገጥጥጾችን በጣም በከፍተኛ ሁኔታ እየተመለከቱ እገኛለሁ። እና እንግዲህ እንደዚህ አይነት ሂደት ያላቸው የማህበራዊ ድህረገጽ ሚዲያዎች እንግዲህ በጣም ከፍተኛ የሆነ ሰዎች ላይ ጫና የሚያሳድርበት ሂደት አለ ማለት ነው። ስለዚህ ብዙ ጊዜ ስናይ እንግዲህ እያንዳንዱ እንቅስቃሴያችን ለየት ባለ መንገድ አምልካከታችን ግን ግልዛቤያችን በጥሩ መንገድ እንዲሆን ማድረግ ትልቁ የኛ ሀላፊነት የሚሆንበት ሂደት አለ ማለፍ ነው። ስለዚህ ከዚህ አንፃር እንግዲህ ብዙ እንቅስቃሴ እና ልምዳችንን በተሻለ መንገድ የምናደርግበትም ሂደት አለ ማለትም። ስለዚህ ብዙ ጊዜ የተሻለ እውቀትን የተሻለ ግንዛቤ ስንይዝ እያንዳንዱ አካሄዳችንን በሚገባ እንግዲህ የተሻለ የምናደርግበት ሂደት አለ ማለት ነው። ስለዚህ ብዙ ጊዜ ስናይ እንግዲህ እያንዳንዱን እንቅስቃሴያችን ለየት ባለ መንገድ እንዲሄድ ወይም ደግሞ ብዙ አመለካከታችንን ሊቀይሩ የሚችሉ ነገሮችንም የምናይበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ብዙ ጊዜ ስናይና ስንረዳ እንግዲህ እያንዳንዱን እንቅስቃሴያችንን እናመለካከታችን ለየት ባለ መንገድ ሊቀየረኝ ወይም ደግሞ ሊስተካከል የሚችልበት ሂደት መስጠት ይኖርብናል ማለት ነው። ምክንያቱም ብዙ ጊዜ እንግዲህ ስናይ የሰው ልጅ በተፈጥሮ እንግዲህ የሚሰራቸውን ስራዎች በከፍተኛ ሁኔታ በጥሩ መንገድ ደስ እያለውና በተሻለ አመለካከት የሚሰራበት ሂደት ማለት ነው። እንዲሁ ደግሞ አስቸጋሪ ሆኖ በጣም ከባድ የሆነ የአሰራር ሂደትም ሊያከናውኑ ይችላል ማለት ነው። ስለዚህ ብዙ ጊዜ አመለካከታችንን ልንቀይርና የተሻለ ግንዛቤንም ልንይዝ የሚገባን እውነት ነው ማለት ነው። ስለዚህ ብዙ ጊዜ እውቀታችንና እምብልካታችን የተሻለ እንዲሆን እንግዲህ ብዙ ነገሮችን የምንሰራበት ሂደት አለ ማለት ነው። ስለዚህ በዋናነት እያንዳንዱ ቅስቀሳችንና አመለካከታችን በጣም ለየት ባለ መንገድ የተሻለ እውቀትና ግንዛቤን የምናይበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በዋናነት ስናይና ስንረዳ እንግዲህ እያንዳንዱ እንቅስቃሴያችን በጣም በተሻለ መንገድ እና በተሻለ አመለካከት የምናይበት ሁኔታ አለ ማለት ነው። ለመማር ስለዚህ ብዙ ጊዜ የምናያቸውን ልዩ የሆነ አማካካት እና ግንዛቤ በተሻለ መንገድ የምንረዳበት እና የምናውቅበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እውቀት እና ልምዳችን እንግዲህ ከፍተኛ እንዲሆን የተለያዩ የስራ ሂደቶችን ለመስራትም እንዲሁም ደግሞ አመልካከታችንን በአንድ ፊት ሰብስበን ለማስኬድ እንግዲህ በተለያዩ የሶሻል ሚዲያዎችንም ቀንሰን በሚገባኝ እነኛ ቢጠቅሙን ለሚችሉ ነገሮች ብቻ ጊዜያችንን ብንሰጥ የተሻለ ለውጥን የተሻለ ግንዛቤ እንደ አጠቃላይ እንይዛለን ማለት ነው። ስለዚህ በደንብ ተረድተን እና አውቀን እያንዳንዱን እንቅስቃሴያችንን ለየት ባለ መንገድ ማስቀጠር ይኖርብናል ብዬ አምናለሁ። እና እንደ አጠቃላይ ይሄንን ልጅ የሆነ የአመለካከት እና የግንዛቤ ለውጥ እንግዲህ በጣም በተሻለ መንገድ የምናስኬድበት ሂደት ይኖረዋል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እንቅስቃሴያችንን እና እና ልምዳችንን በሚገባ ወደምንፈልገው የስራ ሂደትና አመለካከት ለውጥም የምናስ

እሺ ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው። ከልጅነቴ ጀምሮ አንዳንድ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በችግር ጊዜ ይቀራረቡናል። በደስታ ጊዜ አብረን ይስቃሉ። ሚስጥሮችን እንለዋወጣለን በየቀን ዳር። ዳሚው አብረን እንሰባሰባለን ቡና እንጠጣለን። ታሪኮችን እንነካ እንነግራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጣንነት እንቅር እንቅርታ እንጠይቃለን። ጓደኝነት እምነት ያስፈልጋል። እውነተኛ ጓደኛ እድለኛ ያስደርጋ ያደርጉሀል። ከእነሱ ጋር መሆን ደስ ይላል። እንግዲህ ብዙ ጊዜ ጓደኛን እንግዲህ በመምረጥ ሂደት ላይ ስንመለከት ብዙ ጊዜ ያው ጓደኛ በጣም በጥሩ መንገድ የተሻለ አመለካከት እና እንዲሁም የተሻለ ግንዛቤ ያለው ጓደኛ እንግዲህ ስንይዝ በጣም ብዙ ነገሮችን የምናይበት ሁኔታ አለ። እንግዲህ እንደ አጠቃላይ ጓደኛ ስንይዝ ማለት ነው። ምክንያቱም ብዙ ጊዜ አስቸጋሪ ጓደኞች ይኖራሉ። እንዲሁም ደግሞ በጣም መልካም እና ጥሩ ግንዛቤ ያላቸው ጓደኞችን ሊኖሩን ይችችሉ። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩና መልካም የምንለው የጓደኛ አይነት እንግዲህ በዋናነት ስናየው። ቢሆን ቢሆን እንደውም ከእኛ የተሻለውን ወይም ደግሞ ከእኛ የሆነ ያክል የቀደመ ቢሆን በጣም ጥሩ ነው ማለት ነው። ምክንያቱም ብዙ ጊዜ ያንን ሰው ስናገኘውና ከዛ ሰው ጋር ስናወራ በሚገባ የተሻለ አመለካከትና የተሻለ ግንዛቤን አብረን ይዘን ወደተሻለ መንገድ የምንሄድበት እውነት ይኖራል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እንቅስቃሴያችን እና እያንዳንዱን አመለካከታችን ብዙ ጊዜ በጥሩ ግንዛቤና በጥሩ የአመለካከት ሂደት እንግዲህ ያንን ሰው የምንረዳዳበት ወይም ደግሞ በሚገባ የገባንን የምናስረዳበት እንዲሁም ደግሞ እሱም የተረዳነውን የሚያስረዳ ሂደት ይኖረዋል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንስቃሴያችን እና እያንዳንዱ ልምዳችን እንግዲህ በጣም ከፍተኛ በሆነ መንገድ ስራችንን በተቻለ አቅም እና በተቻለ ልምድ የምናስቀጥልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴና ልምዳችን እንግዲህ ከፍተኛ በሆነ መንገድ የተሻለው እህት ነው የተሻለ ግንዛቤን ይዘን ወደምንፈልገው የስራ ዘርፍ ወይም ደግሞ የስራው አለም የምንገባበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እንቅስቃሴያችን እና ብርታታችንን እንግዲህ በከፍተኛ ሁኔታ ማሳደግ ይኖርብናል ማለት ነው። ምክንያቱም ብዙ ጊዜ ያው ስንመለከት ለየት ለየት ያሉ ሀሳቦችን ይዘን በልዩ ሁኔታ እንሰራና እንዲሁም ደግሞ በጣም በተሻለ መንገድ እናከናውንና የተሻለ ምልከታንም ይዘን ደግሞ በጣም ጥሩ እንቅስቃሴንም ለማድረግ የምናስብበት ሂደት በተለያየ ሁኔታ አለ ማለት ነው። ስለዚህ ይሄንን የግንዛቤ ሂደት ስናይ እንግዲህ በጣም ብዙ ጊዜ ከሰዎች ጋር የምናደርገውን የተለያዩ ግንኙነቶችን እና ንግግሮችን ስንመለከት ለየት ባለ ሁኔታ እንግዲህ የሰዎችን ጥሩ ግንዛቤ ይዘን ወይም ደግሞ አመለካከታችን በጣም የተሻለ አርግተን ወደምንፈልግበት ህይወት ውጣ ውረድ የምንሄድበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴ የተሻለ ምልከታና የተሻለ ግንዛቤን የምናይበትና የምንረዳበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር የምንመርጠው ጓደኛ በጣም በከፍተኛ ሁኔታ መልካም እና ጥሩ አሳቢ እንዲሁም ደግሞ ለሰዎች የሚራራ ቢሆን የተመረጠ ይሆናል ማለት ነው። ምክንያቱም ብዙ ጊዜ አስቸጋሪ ጓደኞች የሚገጥሙን ሂደቶች አሉ ማለት ነው። ስለዚህ እንደዚህ አይነት ጓደኞቼ እንግዲህ በጣም በከፍተኛ ሁኔታ በተሻለ መንገድ እንቀይራቸው ወይም ደግሞ ከእኛ ልናርቃቸው የሚገባ ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ ሰዎች እንግዲህ ባሰብነው ልክ የማይሄዱልን እውነት አለ ማለት ነው። ስለዚህ እንግዲህ ያንን እንቅስቃሴያቸውን ወይም ደግሞ ምልከታቸውን እንግዲህ ለየት ባለ መንገድ እኛ ወደምንፈልገው የራሳችን አካሄድ የምንሄድበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱ አንቅስቃሴያችን እና ብርታታችንን በተመለከተ እንግዲህ ሁኔታውን ሁሉ በተገቢው መንገድ ለማስኬድ ብዙ እንቅስቃሴዎችን የምናደርግበት እና ብዙ ምልከታዎችን የምናይበት እውነት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ሂደት እና እያንዳንዱ ግንዛቤ በተቻለ መጠን ጥሩ የሆነ አመለካከት እና ጥሩ የሆነ ምልከታን እንዲሁም ይዘን በጣም በከፍተኛ ሁኔታ የተሻለ ሰው መሆን እና የተሻለ ግንዛቤን መያዝ የተሻለ ይሆናል። ብዬ አምናለሁ ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴያችን ለየት ባለ መንገድ ብናስበውና ብናሰላሰለው የተሻለ የሚሆንበት ሁኔታ ይኖራል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እንቅስቃሴያችን እንዲሁም ደግሞ አመለካከታችንን ለየት ባለ መንገድ የምናስኬድበት ሁነት አለ ማለት ነው። እና ይሄንን እንግዲህ ልዩ አመለካከት እና የጓደኛዬ መምረጥ ሂደትንም በከፍተኛ ሁኔታ እንዳጠቃላይ አይተንበት የተሻለ ምልከታን የተሻለ ግንዛቤንም እንድንይዝ የምናደርግበት እውነት ይኖራል ማለት ነው። ስለዚህ ይሄንን በደንብ ተረድተን የተሻለ እውቀትና ግንዛቤን ይዘን ወደምንፈልግበት መሄድ

ቅዳመ በዓል ይቀርባል። ምን ላደርግ እያሰብኩ ነው። በሳምንቱ ደክምያለሁ እረፍት ያስፈልገኛል ምናልባት ጓደኞቼ እጋበዛለሁ። እንዲሁም ፊልም እመለከታለሁ ወይም ወደ መናፈሻ እሄዳለሁ። የቤት እቃዎችን ላጸዳ እችላለሁ። ለብስ ማጠብ አለብኝ። የታዘዙ ዙትን መጽሐፍት ማንበብ እፈልጋለሁ። አዲስ የምግብ አሰራር በመሞከር ደስ ይለኛል። ጊዜው ፈጣን ፈጣን ያስፋል ያስፋል ያሳልፋል። እረፍት አስፈላጊ ነው። ለሳምንት መልሶ መሙላት መስራት አለብን። እንግዲህ በጣም ጥሩ ያው በሚገባ እንግዲህ ብዙ ሂደቶች እና ብዙ የምናከናውናቸው ነገሮች እንግዲህ በህይወታችን ስንኖሩ ብዙ ነገሮችን የምንሰራበት እና የምናከራውትበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ መጣፍ ሁኔታ ስንመለከት እንግዲህ ብዙ ጊዜ እናስተካክለው ደግሞ ልንቀይረው የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ልዩ የሆነ አመለካከት እና ልዩ የሆነ ግንዛቤ ይኖረናል ማለት ነው። ስለዚህ እያንዳንዱን እንቅስቃስያችን ደግሞ ልምዳችን ከፍተኛ የሆነ የሙያዊ ክህሎት ወይም ደግሞ የሙያዊ ስነልቦናን በጣም በከፍተኛ ሁኔታ የምንቀይርበትን ደግሞ ጥሩ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ጊዜ ልዩ ልዩ ያሰናሽ ሂደቶች ልዩ ደግሞ የመመልከት ሂደቶችን የምናከናውኑበት ሁኔት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ቁስቃሴያችን ወይም ደግሞ እያንዳንዱን ልምዳችን እንግዲህ ከተለያዩ ጎደኞቻችን ጋር ሊሆን ይችላል ወይ ደግሞ ከተለያዩ ከስራ ማልደረቦቻችን ጋር ጥሩ የሆነ ጊዜን የምናሳልፍበት ህይውት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ደግሞ በጣም ብዙ ጊዜ ለኛ የሚጠቅመኝ ወይም ደግሞ ከህይወት ጋር የሚያገናኙንም ደግሞ ከስራችን ጋር በሚገባ የሚያገናኙን የእውቀት የምናነባቸው የተለያዩ መጽሐፎች እንዲህ ደግሞ የተለያዩ ጋዜጣዎች እንዲህ ደግሞ የተለያዩ በትላልቅ ህይወት ያለፉ ሰዎች የሚጽፉትን መጽሐፉ እንግዲህ በጣም በሚገባ ማንበብም ሊሆን ይችላል ማለት ነው። ስለዚህ እንደዚህ አይነት መጽሐፎችን አሁን ስንመለከት በጣም ትልቅ የሆነ ጥቅም እና ግንዛቤን የምናገኝባቸው መጽሐፎች ናቸው ማለት ነው። ምክንያቱም ይሄንን ስናይ እንግዲህ ብዙ ጊዜ ልናቀው እና ልንረዳው የሚገባው ትልቁ ነገር ብዬ የማስበው እያንዳንዱ ቅስቃሴና ልምድ በጣም በተቻለ መጠን የተሻለ ሂደት የምንፈጥርበት በራሳችን ይኖራል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴና ልምድ ለየት ባለ መንገድ የምናይበት ሁኔት አለ ማለት ነው። ስለዚህ እያንዳንዱ ግንዛቤያችንን አመለካከታችንን በጣም ጥሩ የሆነ ወይም ደግሞ መልከታችን በጣም ለየት ያለ የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱ እንቅስቃሴ እና እያንዳንዱን ልምዳችን በጣም በተቻለ መጠን ጥሩ የሆነ ግንዛቤን ይዘን ወደምንፈልገው የስራ መስኪ የምንገባበት ሂደት አለው። ስለዚህ ከዚህ አንፃር እያንዳንዱን ቅስቃሴ እና ለምንድን ከፍተኛ የሆነ አመለካከት የምናይበት ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ የምንወቃቸው ልንረዳቸውም የስራ ሂደቶችን በጣም በሚገባ አሉና እነኚህንም በደንብ ተራተን እያንዳንዱ ቅስቀሳችንን የምናይበትም ሁኔታ አለ ማለት ነው። ስለዚህ እያንዳንዱን ልምድና ግንዛቤ የተሻለ አመለካከት የተሻለ እውቀት የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ግንዛቤና ብዙ መልከታን የምናይበትም እንዲሁ ደግሞ እያንዳንዱን እንቅስቃሰያችንን ወደ የተሻለ የእውቀት ደረጃ የምናልፍበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ሂደታችን እንግዲህ ደስ የሚልና ተመጣጣኝ የሚሆንበትን ሁኔት እንደ አጠቃላይ የምናይበት ሂደት አለ ማለት ነው። ለዚህ እያንዳንዱ የአስተሳሰብ ለውጥ እና የአመለካከት ለውጣችን ጥሩ የሆነ ግንዛቤና ጥሩ የሆነ ምልከታን የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ አካሄዳችን ወይም ደግሞ አመለካከታችን በጥሩ መንገድ የምንቀይረው ወይም ደግሞ የተሻለ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ብዙ ምልከታዎችን ወደተሻለ ሂደት የምንቀይርበት ሁኔታ ስላለ ይሄንንም በደንብ ተረተን እያንዳንዱ እንቅስቃሰያችንን የምንቀይርበት ወይም ደግሞ የምናስተካክልበት ሂደት ይኖራል ማለት ነው። ስለዚህ በዋናነት እያንዳንዱ ያየናቸውን ሂደቶች ሙሉ በሙሉ ስናይ እንግዲህ ብዙ ጊዜ ልናውቀውና ልንረዳው የሚገባን እያንዳንዱ የስራን ሂደት ሆነ የተለያዩ የምሰራቸው የሙያዊ ክህሎት እንደው ክህሎት እንግዲህ በጣም ደስ የሚልና ጥሩ ምልከታን የሚያስይዝ መሆን አለበት ማለት ነው። ምክንያቱም ልብ ያለ የእውቀት ደረጃ ሊይዘን በጣም በሚገባ ለምሳሌ መግብም ማብሰል ሊሆን ይችላል። እንዲሁ ደግሞ የተለያዩ አዲስ ነገሮች ለመፍጠር ትልቅ እውቀት እና ግንዛቤን ከተለያዩ መጽሐፍ ስናገኝ እንዲሁም ከተለያዩ ሰዎች ስናገኝ በጣም ብዙ ራሳችንን የምናደራጅበት ሂደት አለው ማለት ነው። ስለዚህ ይሄንን በደንብ ተረተን ወደ ቀጣዩ አላማችን መግባት የሚችልበት ሂደት ይኖረዋል ማለት ነው። እና ይሄን ይመስላል እንደ አጠቃላይ

እሺ እሺ ለማስታወት ተስፋ እያደረኩ ነው። ለሁሉ ለሁለት አመት ተረጋቢ ሆኜ ሰርቻለሁ። ጥንካሬ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ሰዓቴ ቀርቧል። አንዳንድ ጊዜ። ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን አይኔ ችሎታ አምናለሁ። የክህሎት የክሎቴን ማር ሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርብ እሰማለሁ። ምን ምንም እንኳን ምን ቢሆን መስራት እቀጥላለሁ። እንግዲህ ብዙ ጊዜ ያው በስራ ሂደት ላይ እንግዲህ በተለያዩ ሁኔታ እንግዲህ ሰዎች በሚገባ ከእኛ በላይ የሚያስቡበትን ሂደት ወይም ደግሞ የሚሰሩበትን ሂደት የሚጠቀሙበት እውነት አለ ማለት ነው። ስለዚህ እንግዲህ ብዙ ጊዜ ስናይና ስናረዳ እንግዲህ አንዳንዱ እንቅስቃሴያችን በሆነ ልምዳችን ከፍተኛ የሆነ ምልከታን ይዘን ወደተሻለ ግንዛቤ እንግዲህ ጥሩ የሆነ አካሄድ የምንሄድበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ብዙ ጊዜ ተረድተን እና አውቀን እያንዳንዱን እንቅስቃሴያችንን የምናይበት ሂደት አለ ማለት ነው። ስለዚህ ትልቁን ምልከታችን ወይም ደግሞ ግንዛቤችንን የተሻለ ለማድረግ እንግዲህ ብዙ እውቀትና ምልከታን የምናይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴያችን የተሻለ የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ምልከታ እና እያንዳንዱ እንቅስቃሴ ልዩ በሆነ ሙያዊ ሂደት ምናተገብርበት ሂደት አለው ማለት ነው። ስለዚህ ብዙ ጊዜ ያው እንግዲህ በተለያየ መንገድ የተለያዩ አለቆች ሊኖሩ ይችላሉ ወይም ደግሞ የስራ የበላዮች ይኖራሉ ማለት ነው። እንግዲህ እነኚህ የስራ የበላዮች ሲኖሩ እንግዲህ ብዙ ጊዜ ያው ተግባብተን ወይም ደግሞ ተስማምተን የምንሰራባቸው ህደት የሚኖሩ። እንደዛውም ደግሞ በጊዜ ሂደት እነሱ ሊቀይሩ የሚፈልጉት የተለያየ ስራ ሂደት ወይም ደግሞ የተለያዩ ሰዎችን በተሻለ መንገድ አይተው አስተሳሰባቸውን ሊቀይሩ የሚችሉበት መንገድ ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የኛን የራሳችንን ጥሩ የሆነ መልከታ የምናይበትና የምንረዳበት ሂደት መኖርም አለበት ብዬ አስባለሁ። ምክንያቱም ብዙ ጊዜ ስናይና ስንረዳ እንግዲህ አንዳንዱ እንቅስቃሴያችንም ሆነ ምልከታችን ወደተሻለ ለውጥ እና የተሻለ ግንዛቤ የሚሄድበት እውነት አለ ማለት ነው። ስለዚህ ያ ሲሆን ደግሞ በጣም ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለማስተዳደር የምናይበት እና የምንሰራበት ሂደት በጣም ከፍተኛ የሚሆንበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ልዩ ግንዛቤና ልዩ እውቀት ሲኖረን እንግዲህ ብዙ ጊዜ የምንቀይራቸው ወይም ደግሞ የምናስተካክላቸው ሂደቶች በርካቶች ይሆናሉ ማለት ነው። ስለዚህ ከዚህ አንፃር በጣም ትልቅ ግንዛቤና ትልቅ እውቀትን ይዘን ወደምንፈልገው የስራ መስክ የምንሄድበትም ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀት እቃችን ጥሩ በሆነ ግንዛቤና ጥሩ በሆነ መንገድ ምናይበት የመጋፈጥ ሂደታችን እንግዲህ በጣም ለየት ያለ አንድ እንድንይዝ የምናደርግበት እውነት እንግዲህ ራሳችንን የምንችልበት እና ጥሩ ግንዛቤን የምንይዝበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አንዳንዱ እንቅስቃሴያችን ወይም ደግሞ እያንዳንዱ ሙልከታችን በጣም ልዩና ጥሩ የሚባልበትን ያመልካከት ሂደት የምናይበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ጊዜ ያው እንግዲህ በስራ ሂደት ውስጥ በተለያየ መንገድ ልንወጣ የምንችልበት አለ ህደት አለ ማለት ነው። ለምሳሌ ከአየር ንብረቱ ጋር ሳይመቻቸን ቀርቶ ልንወጣ እንችላለን። እንዲሁም ደግሞ ከስራው የእረፍት ማጣት ወይም ደግሞ ከስራው ጫና ጋርም ሊሆን ይችላል። እንዲሁ ደግሞ ወደ ተሻለ ቦታም ለየሚሄድ ካለንበት ቦታ ልንቀይር የሚችልበት ሂደት አለ ማለት ነው። እነዚህ በዚህ ጉዳዮች እንግዲህ ይሄ ነገር ሲፈጠር ከፍተኛ የሆነ የምንሰራውን ስራ በጣም እንደወደድነው ሁሉ በጣም አስቸጋሪ የሚሆንብን ሂደት አለ ማለት ነው። ምክንያቱም ደስ የሚለንን ስራ በሚገባ የሰራነኛልን ባላስብነው መንገድ ወይንም ደግሞ በጣም ከፍተኛ ሁኔታ የስራ ማጣት ሂደት ሲያጨናንቅን ይሄ ደግሞ ትልቅ ችግር የሚሆንብን ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ተረድተን እያንዳንዱ እንቅስቃሴያችንን ወደተሻለ መንገድ ልናደርግ የሚገባንን መንገድ የምንፈጥርበት ሁኔታ አለ ማለት ነው። ስለዚህ የክህሎት ወይም ደግሞ ትልቅ አመለካከት ለውጥ ስናደርግ እንግዲህ ብዙ ጊዜ ቴክኖሎጂን ያማከለ ሊሆን ይችላል ማለት ነው። ምክንያቱም ከቴክኖሎጂ ጋር እኛም አብረን ስንሄድ ልዩ የሆነ የመማር እና የማወቅ ሂደት ሲኖረን እያንዳንዱ እንቅስቀሳችንን እንዲሁም ደግሞ እኛም በጣም ተፈላጊ የምንሆንበት ሂደት አለ ማለት ነው። ስለዚህ ይሄንን ተረድተን ወደምንፈልገው የስራ መስክና የአመልካከት ለውጥ የምንሄድበት ሂደት አለ ማለት ነው። ስለዚህ ይሄን ግንዛቤ በሚገባ ይዘን ወደምንፈልገው አመለካከት የምንቀይርበት ሂደት አለ ማለት ነው። ራሳችንን

ዛሬ የቡድን ስብሰባ አለ ሁሉም ሰራተኞች ይሰባሰባሉ አዲስ ፕሮጀክት መወያየት አለብን አለቃው የስራ ክፍፍል ያቀርባል እያንዳንዱን የተግባሩን ሚና ያውቃል ሀሳቦችም ተለዋዋ ተለዋወጠን እንቀባበላለን አንዳንዶች ጥያቄዎችን ይጠይቃሉ ሌሎች አማራጮች ይሰጣሉ ጊዜ ገደብ አጥብቀን መከተል አለብን ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል ስብሰባው ሰዓት ይወሰዳል ግን ግልጽ እለት ያገኛል። ከዚህ ወደ ስራ ከዚያ ወደ ስራ እንመለሳለን። ተነሳሽነት ይሰማናል እንግዲህ ብዙ ጊዜ በስራ ሂደት ውስጥ እንግዲህ ብዙም የምናሳልፋቸው ሁኔታዎች አሉ ማለት ነው። እንግዲህ በዋናነት ያው ጥሩ የሆነ የስራ ሂደትን እንግዲህ እኔ የማደርግበት ሂደት እንግዲህ በጣም ብዙ ጊዜ ሊቀይር የሚችለውን ደግሞ ላስታክመው የሚችለው የተለያየው ሂደቶች አሉ ማለት ነው። ስለዚህ እነኚህን ሂደቶች እንግዲህ በጣም ጥሩ በሆነ መንገድ የምተገብርበት ሂደት አለ ማለት ነው። ስለዚህ ይህንን እንቅስቃሴ ደግሞ ይህንን ሂደት በጣም በከፍተኛ ሁኔታ የተሻለ ማደረግበትም ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ ስንመለከት እያንዳንዱን እንቅስቃሴያችን እያንዳንዱን ምልከታ የሚወስንበት ሂደት አለ ማለት ነው። ስለዚህ ያው እኔ እንግዲህ በሚገባ በስራ በምሰራበት ሂደት ላይ እንግዲህ ያው የተለያዩ ማደረጋቸው ከስራ ባልደረቦቼ ጋር ወይም ደግሞ ከተለያዩ የሚያግዙኝ ያው በሚገባ እንግዲህ ስራ አብረውኝ የሚያግዙኝ ሰዎች አሉና እነሱን እንግዲህ በሚገባ ተሰብስበን የተሻለውን የአሰናል ሂደት አልፎ አልፎ የምንወያይበት ሂደት አለ ማለት ነው። ምክንያቱም በሚገባ ያው እኔ በተለያየ መንገድ ከፍያቸው ቢሆንም በሚገባ የኔ ስራ ጥሩ እንዲሆንም ደግሞ እነሱም ጥሩ ተከፋይ እንዲሆኑ ምክንያቱም ያደገ ሲሄድ ማንኛውም የስራ ሂደት እንግዲህ ሁሉን ነገር የሚያድግበት ሆኔታ ስለሚኖር ያንን ሂደት በደንብ የምናይበት ሁኔታ ይኖራል ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ ሂደቶችን ምናሳልፍበት ሁኔታ አለ ማለት ነው። ስለዚህ እንዲሁም ደግሞ ለምሳሌ የትላልቅ ድርጅቶችም ያሏቸውን ሰዎች በጣም በከፍተኛ ሁኔታ ባለሃብቶችን ስናየው በሚገባ ሰራተኞቻቸውን አንድ ላይ ሰብስበው ወደ ተሻለ ሀሳብ እና የተሻለ ግንዛቤ የሚከቱበት ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ ግንዛቤና እውቀት ሲኖረን እንግዲህ እያንዳንዱን ነገር ወደ መቀየር ወይም ደግሞ ወደ ተግባራዊነት የምንቀይርበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር ልዩ የሆነ አመለካከትን የምንቀይርበት ደግሞ ስብሰባችንን ነው የምንቀይርበት ሂደት ይኖራል ማለትም ስለዚህ ከዚህ አንፃር ትልቅ የሆነ ግንዛቤን ይዘን ወደምንፈልገው የስራ መስክ የምንሄድበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እንቅስቃሴያችንን እና አመለካከታችንን ጥሩ በሆነ መንገድ የምንቀይርበትም ሂደት አለ ማለት ነው። ስለዚህ እያንዳንዱ ልምድና ግንዛቤ ደግሞ በጣም በከፍተኛ ሁኔታ የተሻለ ልናደርገው የምንችለው እንግዲህ ያው በሚገባ ጥሩ የሆነ ንግግሮችን እና ግንዛቤዎችን ስንይዝ ማለት ነው። ስለዚህ ከስራ ባልደረቦቻችን ጋር በጣም ጥሩ በሆነ መንገድ ንግግራችንን ስናደርግ የተሻለ ለውጥ የተሻለ ምልከታንም የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እንቅስቃሴ ያችን ጥሩ በሆነ እንቅስቃሴ የምቀይረው ደግሞ የተሻለ በሆነ መንገድ መቀየር የተሻለውን ለውጥ እና የስራ ውጤትን የምናመጣበት ሂደት አለ ማለት ነው። ስለዚህ ብዙ ጊዜ የምናያቸውን ሂደቶች እና ተግባር እውነቶች በጣም በተሻለ መንገድ ወደምንፈልገው የስራ ሂደት ለመቀየር እንግዲህ ጥሩ የሆነ የንግግር ክህሎት ደግሞ የስብሰባ ንግግር የምናደርግበትን ሂደት በደንብ መወያየት እና መግባባት ይኖርብናል ማለት ነው። ስለዚህ የተግባብተን ወደ ስራው አለም ስንገባ ብዙ ነገሮችን እንቀይርና ብዙ ነገሮችን ልናሳካ የምንችልበት ሂደት አለ ማለት ነው። ስለዚህ የግንዘቤ ሂደት በደንብ አውቀን እና ተረድተን የተሻለ ለውጥ ነው የተሻለ ደረጃ ላይ ለመድረስ ብዙ መትጋትና ብዙ ማሰብ ይኖርብናል ብዬ አስባለሁ። እንደ አጠቃላይ ይሄንን ትልቅ የሆነ የግንዛቤ ሂደት ወደተሻለ አመለካከት እንዲሆነ አማራጭ የምናገባበት ሂደት አለ ማለት ነው። እና አንድ አጠቃላይ ይሄንን ጥሩ የሆነ ግንዛቤ ከተረዳን ህይወት የምንኖርበትንም ሂደት መፍጠር የምንችልበት እውነት አለ ማለት ነው። ስለዚህ ለየት ያለ ሁነቶችንም እንደ አጠቃላይ አይተን ወደ ምንፈልገው የስራ መስክ መግባት እና እንዲሁ ደግሞ በሚገባ በገባንበት የስራ መስክ የተለያዩ ውይይቶችን ማድረግ ማለት ነው። ግዴታ ሰው ቀጥረን ብቻ ሳይሆን ለምሳሌ ለየብቻቸው የሚሰሩ በኛው መሰል የድርጅት አይነቶቼም ደግሞ የሙያ አይነቶች ውስጥ የተሰማሩ ሰዎችን በሚገባ እነሱ ጋር ነው ወደ የምፈልገው የስራ ሂደት በደንብ ማየት ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ ይሄንን በደንብ ተረድተን ወደተሻለ ለውጥ እና የተሻለ ግንዛቤን መግባት ይኖርብናል ብዬ